እሺ እንግዲህ የምናገኘው ቃል ስትራቴጂ ይባላል ስትራቴጂ ማለት እቅድ ወይንም ደግሞ ዘዴ እንደማለት ነው። እንግዲህ ለተለያዩ ነገሮች እንደየአስፈላጊነታችሁ ወይንም እንደ ስራ እንደሚፈልገው እቅድ መሰረት የተለያዩ ስትራቴጂዎች ይወጣሉ በዋናነት ስትራቴጂዎች የሚወጡት አንድን ነገር ከግብ ለማድረስ ወይንም ደግሞ አንድ የታሰበ ሀሳብ ካለ ያንን ሀሳብ ከዛ የታሰበበት ደረጃ ላይ ለማድረስ የተለያዩ ስትራቴጂዎች ይነደፋሉ። እነዚህ ስትራቴጂዎች እንግዲህ በግለሰብም በግል ደረጃ የሚነድፈው ስትራቴጂ አለ እንደገና ደግሞ እንደ ሀገርም ደግሞ የሚነደፉ የተለያዩ ልማታዊ ስትራቴጂዎች አሉ ማለት ነው። ይህን ነገር ስናይ ለምሳሌ አንድ ግለሰብ አንድ ነገር አሳካለሁ ወይንም ደግሞ አንድ ስራ እሰራለሁ ብሎ ሲያቅድ ያንን ስራ እንዴት እንደሚሰራው ወይንም ደግሞ እንዴት እንደሚተገብረው የሚያስቀምጣቸው የተለያዩ ስትራቴጂዎች አሉ። ወይንም ደግሞ የተለያዩ ዘዴዎች ልንላቸው እንችላለን ወይንም የተለያዩ የሚተገብርበት ሁኔታዎችን ያስቀምጣል ማለት ነው። እንግዲህ ያ የሚያስቀምጥበት ሁኔታ ምን? ይባላል ስትራቴጂ ይባላል ማለት ነው። ከዛ በተጨማሪ እንግዲህ ያው ሰዎች በተለያየ ንግግሮቻቸው ውስጥ ስትራቴጂ በዚህ ስትራቴጂ መሰረት እቅዳችንን ከግብ እናደርሳለን ወይንም ደግሞ እቅዳችንን እናሳካለን ብለው ያወራሉ ሲያወሩ ይስተዋላሉ። ሌላው ነገር እንግዲህ ለምሳሌ አንድ ሰው የተለያዩ ስትራቴጂዎችን ሲያስቀምጥ አንድን ነገር ለመተግበር ወይንም ደግሞ ለመፈጸም አንድ ሁለት ሶስት አራት ምናምን የሚሆኑ ስትራቴጂችን ሊያስቀምጥ ይችላል እንደዛም ተገቢ ነው። ብዬ አስባለሁ ምክንያቱም ያን ነገር ለምሳሌ የመጀመሪያ ስትራቴጂውን ወይንም ደግሞ የመጀመሪያ ዘዴው የማይሰራ ወይንም የማይሆን ከሆነ በቀጣይነት ደግሞ ሌላ ወደ ቀጣይ ወይንም ደግሞ ወደ ሁለተኛው ስትራቴጂ መተላለፍ አለበት ማለት ነው። አንዳንድ ጊዜ ያሰብናቸው ነገሮች ወይንም ደግሞ አቅደን በዚህ ስትራቴጂ መሰረት ወይንም ደግሞ በዚህ መሰረት አካሂደዋለሁ ያልነውን ነገር በዛ መሰረት ላይሳካ ይችላል ወይንም ደግሞ ነገሮች ሊቀየሩ ይችላሉ። በአጠቃላይ ያስቀመጥነውን ስትራቴጂ ላይሰራ ወይንም ደግሞ ውጤት ላያመጣ ይችላል በዛ መንገድ ሄደ ስለዚህ ቀጣይ ሌላ ስትራቴጂ መንደፍ አለብን ወይንም ደግሞ ማስቀመጥ አለብን። ያ ካልሆነ ግን ምን ይሆናል? ያው በተሳሳተ ስትራቴጂ ውስጥ ሄደን ያልሆነ ውጤት ነው የምናስመዘግበው ደግሞ ማድረግ ያለብንን ነገር ሳናደርግ እንቀራለን ማለት ነው። ስለዚህ ያው ሰዎች አንድን ነገር ሲከውኑ ወይንም ደግሞ አንድን ነገር ለማድረግ ሲያስቡ ሲያቅዱ የራሳቸውን ስትራቴጂ ማስቀመጥ አለባቸው። ብዬ እመክራለሁኝ እኔም አንዳንድ ነገሮችን ለመከወን ወይንም ደግሞ ለማድረግ ሳስብ ነገርን ለማድረግ ካሰብኩ በኋላ በቀጣይነት እንግዲህ የሚሄዱ የተለያዩ ስትራቴጂዎችን ወደ መንደፍ ነው። ያንን ነገር በምን አይነት መንገድ አሳካዋለሁ ወይንም ደግሞ በምን አይነት መንገድ ቢሄድ ይሄ ነገር ከግብ ሊደርስልኝ ይችላል የሚለውን ነገር ነው በስፋት የማስበው ማለት ነው። ምክንያቱም አንድ ነገር ካሰብን በኋላ ዋናው ነገር ያንን ነገር የምንተገብርበት መንገድ ነው የሚወስነው ማለት ነው። አንደኛ በአጭር ጊዜ ለመተግበር ሁለተኛ ብዙ ጉልበት ሳይወጣ ውጤታማ ለመሆን ሶስተኛ ነገር ደግሞ ያው ጊዜያችንን ለመቆጠብ እና ይበልጥ ትርፋማ ወይንም ደግሞ ውጤታማ አለመሆን ሌላው ነገር ደግሞ ያው ጥራት ያለው አካሄድ ወይንም ደግሞ ጥራት ያለው ውጤት ወይንም ስራ ሊሆን ይችላል ለማግኘት ስትራቴጂ ወሳኝ ነው። ብዬ አምናለሁ። ያው ያለ ስትራቴጂ የሚሰራ ነገር መጨረሻው አያምርም ወይንም ደግሞ ዝብርቅርቅ ያለ ነገር ነው የሚሆነው ማለት ነው። ስለዚህ ባስቀመጥኩት ስትራቴጂ ውስጥ ከሄድኩኝ ያው በትክክል አርፍ ይሆናል ብዬ እገምታለሁ። ስትራቴጂው እንኳን የማይሰራ ከሆነ ወይንም ደግሞ በዛ ውጤታማ የማልሆን ከሆነ ሌላ ስትራቴጂ ነድፌ ወይንም ደግሞ ሌላ ስትራቴጂ አውጥቼ በዛ መንገድ ለመንቀሳቀስ እሞክራለሁ ማለት ነው። ስለዚህ የሁሉም ሰው እንደዛ ቢያደርግ ብዬ እመክራለሁኝም እና ቢደረግም ብዬ አሪፍ ነው። ውጤታማ ለመሆን ትልቁ

እሺ ሴት ልጅ ይሰኛል ርዕሱ ሴት ልጅ ማለት እንግዲህ በጾታን መግለጫ ነው ወይንም ደግሞ በዋናነት የጾታ መገለጫ ነው። ሁለት አይነት ጾታ ነው ያለው አንድ ሴት ነው ሁለት ወንድ ነው። ስለዚህ አንድ ወላጆች ወይንም ደግሞ እናትና አባት ልጅ ሲወልዱ የሚወልዱት ልጅ ያው ከጾታው አንፃር ወይ ሴት ነው የሚሆነው ወይ ወንድ ነው የሚሆነው ማለት ነው። እንግዲህ ይሄ ስለ ጾታ ስናነሳ በተለያየ መንገድ አሁን በ አሁን ላይ የሚታየው ጾታን የመለያ ወይንም ደግሞ ጾታን የማውቂያ ነገር አለ ማለት ነው። ይሄ ደግሞ ቴክኖሎጂን ተጠቅሞ አሁን ጊዜ ሳይንስ ያመጣው ነገር ነው። በህክምና በተለያዩ ላብላቶሪዎች ጾታ ይታወቃል አንድ ልጅ ሳይወለድ ጾታው ምን እንደሆነ ይታወቃል ማለት ነው። እናቱ ሆድ እያለ እና ከዚህ ጋር ተያይዞ እንግዲህ አንዳንዴ የህክምና ስህተት ተፈጥሮ ከተባለው ውጪ ሊወለድ ይችላል። ከዛ ሌላ ደግሞ ያው ሰዎች ለምሳሌ በፊት ላይ በገጠር አካባቢ አባቶች ወይንም ደግሞ ወንዶች ወንድ ልጅ ሲወለድላቸው በጣም ደስተኛ ይሆናሉ ያው ይሄ ነገር አሁን ላይ እየቀረ ያለ ነገር ነው። ሴት ልጅም ወንድ ልጅም ቢሆን ያው ሁሉም የፈጣሪ ስጦታ ነው። ዋናው ነገር ጤነኛ ልጅ እንዲወለድ ነው የሚመከረው ማለት ነው። ያው ጤነኛ መሆኑ ነው የሚፈለገው ልጅ ልጅ እንግዲህ የፈጣሪ በረከት ነው ወይንም ደግሞ ስጦታ ነው ማለት ነው። ስለዚህ ሴት ልጅ እንዴት ማደግ አለባት? ወይንም ደግሞ ሴት ልጅ እንዴት መያዝ አለባት የሚለውንም ነገር። በዛው ወላጆች አያይዘው ትኩረት ቢሰጡበት ብዬ እመክራለሁኝ። እና አንዳንድ ጊዜ በተለያዩ ሶሻል ሚዲያዎች ወይንም ደግሞ ምሁራን ጥናት ያደረጉ ሰዎች ሴት ልጆቻችሁን እያው ስታሳድጉ በተለየ ትኩረት ማድረግ አለባችሁ ብለው ይናገራሉ ማለት ነው። ያው በቅርብ ጊዜም የተለያዩ ጥናቶች ይወጣሉ በዚህ ዙሪያ ላይ ልጆችን በማሳደግ ዙሪያ ላይ እና አንዳንድ ጊዜ ያው ተጽዕኖ እንዳይደረግባቸው ወይንም ደግሞ የራስ መተማመናቸው ዝቅ እንዳይል አድርጋችሁ ነው ማሳደግ ያለባችሁ ይላሉ። ያው መጀመሪያ ልጅ ሲያድግ ከወላጅ እንክብካቤ ወይንም ደግሞ ወላጅ ነው ልጁን የሚቀርጸው ማለት ነው። ስለዚህ ልጁ ላለው አስተሳሰብ የ የህፃንነት ወይንም ደግሞ የልጅነት ጊዜው ወሳኝነት አለው ብዬ አምናለሁኝ ማለት ነው። እንግዲህ ይሄን ይመለከታል።

ጥቁር ማለት እንግዲህ አንዱ የከለር ስም ነው ወይንም ደግሞ የከለር መገለጫ ወይንም የቀለም መገለጫ ነው። እንግዲህ ጥቁር ያው በተለያዩ ነገሮች ላይ እናገኘዋለን፣ ለምሳሌ ልብስ ሊሆን ይችላል፣ ሌላው ነገር ደግሞ ያው ጥቁር በሀገራችን ባህል መሰረት ያው ጥቁር የሀዘን መገለጫ ነው ይባላል ለምሳሌ አንድ ሰው ሲሞት ወይንም ደግሞ ለቅሶ ቤት ስንሄድ ጥቁር ሻርብ እንለብሳለን ወይንም ደግሞ ያው ጥቁር ጥለት ያለው ነገር እናበዛለን እንለብሳለን ማለት ነው። ስለዚህ ጥቁር አንድ አዝነናል እንደማለት ነው የሀዘን መገለጫ ተደርጎ ይወከላል ማለት ነው ይሄ ቀለም እና ሰዎችም ያው ቤተሰቦች ይሁን ንገር ሲሞትባቸው ወይንም ደግሞ ሲያዝኑ ይህንን ጥቁር ልብስ ይለብሳሉ፣ የተለያዩ ጥቁር አልባሳትን ለብሰው ይታያሉ፣ ሌላው ነገር ደግሞ ያው አሁን ላይ ደግሞ የተለያዩ ይሄ ጥቁር ልብስ እንደ ፋሽን ወይንም ደግሞ እንደ ዘበናዊነት ተደርጎ የሚታይበት ሁኔታ አለ ማለት ነው። ስለዚህ ያው ይሄ ጥቁር በአልባሳት ደረጃ ስናየው ነው እንግዲህ ጥቁር ቀለምን ወይንም ደግሞ ጥቁር ከለርን በተለያዩ እቃዎች ላይ እናገኘዋለን ለምሳሌ የተለያዩ የቤት ውስጥ ማስዋቢያ እንደ አበባ ማስቀመጫ አይነት ነገር እንደገላየተ የተለያዩ ጌጣጌጦችንም እናገኛለን ሌላው ነገር ደግሞ ያው እንደ ጌጥነትም የሚያገለግልበት ሁኔታ አለ። አንዳንድ ጊዜ የተለያዩ ፈርጦች በጥቁር ይሰራሉ ለምሳሌ አንገት ላይ የሚደረግ ጌጥ ሊሆን ይችላል ፈርጡ በጥቁር ይሰራል፣ እንደገና የተለያዩ ጆሮ ጌጦች የመሳሰሉት ያው በጥቁር ከለር እናገኛለን ማለት ነው ከዛ በተጨማሪ እንግዲህ የተለያየ እጅ ላይ የሚደረጉ ጌጦች፣ ሰአቶች ሊሆኑ ይችላሉ። ጥቁር ከለርን ይይዛሉ ሌላው ነገር ደግሞ ያው ብዙ እቃዎች ላይ ጥቁር ከለርን እናገኛለን ለምሳሌ እኔ አሁን የምጠቀምበት ስልክ ወይንም ደግሞ የስልኮቻችን ጫፍ ላይ ሊሆን ይችላል ወይንም ደግሞ መሃሉ ላይ ይችላል ያው ጥቁር ያለ አይነት ከለር ይኖረዋል ከዛ በተጨማሪ እንግዲህ የተለያዩ ላፕቶፖች ወይንም ደግሞ ዴስክቶፖች ጥቁር ከለር ነው የሚይዙት ከዛ ሌላ ደግሞ ያው በተለይ በብዛት ኤሌክትሮኒክስ መሳሪያዎች ወይንም ደግሞ በኤሌክትሪክ የሚሰሩ መሳሪያዎች ጥቁር ከለር ይኖራቸዋል ማለት ነው። እና ጥቁር ያው ብዙ ከለሮች ላይ ብዙ እቃዎች ላይ እናገኘዋለን ያው አሁን እንደዚህ ነው ብለን ባንዘረዝር ያው አንደኛ ነገር ጥቁር ቀለም ሌላ ቀለም እላው ላይ ሲያርፍበት ወይንም ደግሞ አቧራ ወይንም ቆሻሻ ነገር ሲያርፍበት የመሳብ ሀይል አለው ያ የመሳብ ሀይል ስል ያ ጥቁረቱን ቶሎ አይደመሰስም ማለት ነው አይቀየርም ጥቁረትነቱ አይቀየርም ማለት ነው፣ ከዛ አንፃር ይመስለኛል የተለያዩ እቃዎች ጥቁር ከለር እንዲሆኑ ሆነው ይዘጋጃሉ በፋብሪካም ደረጃ ያሉ እቃዎች ቢሆኑ በዚህ በጥቁር ቀለም የሚዘጋጁ አሉ ለምሳሌ ቴሌቪዥንን ብናይ ቤታችን ውስጥ የተሰቀለው ቴሌቪዥን ከ ይሄ ፊት ለፊት ላይ ካለው ቦርድ ወይንም ከምናይበት በስተቀር ሌላ ነገሩ ሙሉ ለሙሉ ጥቁር ነው የሚሆነው ማለት ነው እንግዲህ እስካሁን ድረስ ከጥቁር ውጪ ቀለም ያለው ቴሌቪዥን አጋጥሞኝ አያውቅም እና ይህ እንግዲህ ማለት አሁን ላይ ይሄን ነገር ሳስበው ይመስለኛል ያው ጥቁር ቀለም ለምሳሌ ቴሌቪዥን ረጅም ጊዜ የምንጠቀምበት እቃ ነው፣ ስለዚህ ይህ እቃ ደግሞ የምናስቀምጠው ወይ የራሱ የሆነ ማስቀመጫ አለው ካልሆነ አሁን ላይ ደግሞ የሚስተዋለው ነገር ምንድነው ግድግዳ ላይ የመስቀል አይነት ነገር አለው ማለት ነው። እንግዲህ የቴሌቪዥን የተለያየ በሚሰራበት ሰዓት ሙቀት ሊኖር ይችላል እንደገና ደግሞ የተለያዩ ፋኖች ማለት እንደዚህ የሚታዩ ሳይሆን ግን የተለያየ አቧራን ሊስብ ወይንም ደግሞ ቆሻሻ ሊነካው ይችላል ሌላው ነገር ደግሞ ያው በየጊዜው በጨርቅ እንወለውለዋለን ስለዚህ ይህ ጥቁር ሆኖ የተዘጋጀበት ምክንያት በቀላሉ ለማጽዳት እንዲመችን ይመስለኛል በቤታችን ውስጥ ስለዚህ ያው ጥቁር ቀለማትን እንግዲህ ከዚህ ባለፈ አንዳንዴ እንደ ውበት ማስጌጫም እንጠቀምበታለን፣ ያ ማለት የእጅና እግሮቻችን ጥፍር ላይ በመቀባት እና ያው ብዙ ሰው እንደዛም ሲቀባ ይስተዋላል ጥቁር ቀለም እንደ ውበት ወይንም ደግሞ የማስጌጫ አንዱ ከማስጌጫ ከለሮች ውስጥ አንዱ ነው ማለት ነው።

እሺ እንግዴ የማወራበት ርዕስ ጁላይ ይላል ጁላይ የሚለውን ቃል በዋናነት የሚታወቀው እንግዲህ በየእንግሊዘኛ ቃል መሆኑ ነው ይህ የእንግሊዘኛ ቃል ትርጉሙ ምንድነው ወደ አማርኛ ስናመጣው ሀምሌ ነው ማለት ነው ሀምሌ እንደማለት ነው ያው ጁላይ ብለን ስንጠራ ሀምሌ ማለታችን ነው ስለዚህ ሀምሌን በምን እናስታውሰዋለን ወይንም ደግሞ ምንድነው የሚለው ነገር የወር መጠሪያ ወይንም ደግሞ አንዱ የወር መጠሪያ ነው ሀምሌ ማለት ሀምሌ ወይንም ደግሞ ጁላይ ላይ ብለን የምንጠራው ወር እንግዲህ እንደ ኢትዮጵያ ልክ በጀት ተዘግቶ እንደ አዲስ ሌላ በጀት የሚተመንበት ወር ነው ማለት ነው እንደሚታወቀው ሰኔ ላይ በጀት ማንኛውም መስሪያ ቤት ላይ በጀት ይዘጋል የግልም ሆነ የመንግስት መስሪያ ቤቶች ወይንም ድርጅቶች በጀታቸውን ሀምሌ ላይ ነው የሚዘጉት እዚህ ሀምሌ ላይ እየተዘጋ ነሀሴ ላይ ነው የሚዘ ሰኔ ላይ ነው የሚዘጉት እዚህ ሰኔ ላይ የተዘጋው በጀት ሀምሌ ላይ አዲስ በጀት እቅድ የሚያዝበት በጀት ነው ማለት ነው እንዲጸድቅ የሚዘጋጅበት ወር ነው ማለት ነው ሌላው ደግሞ እንግዲህ ሀምሌ ወር ያው ትምህርት የሚዘጋበት ወር ነው ወይንም ተማሪዎች ከፈተና ጨርሰው ውጤታቸውን አውቀው የሚቀመጡበት ወር ነው ያው በማንኛውም ትምህርት ቤት ላይ ወይንም ደግሞ የትምህርት ስርዓቱ የኢትዮጵያ የትምህርት ስርዓት ወይንም ደግሞ የኢትዮጵያ የትምህርት ክፍለ ጊዜ ከመስከረም አንስቶ እስከ ሰኔ ባለው ጊዜ ውስጥ ነው እና ይህንን የሁለቱን የሀምሌና ነሀሴ ወራት ትምህርት ቤቶች ክፍት አይደሉም ዝግ ናቸው ያው ተማሪዎች እረፍት የሚያርጉበት ሰዓት ነው ማለት ነው ሁለት ወር እና ለቀጣይ ትምህርት የሚዘጋጁበት ሰዓት ነው ከዛ በተጨማሪ እንግዲህ ተማሪዎች ቤተሰቦቻቸውን የሚያግዙበት ሰዓት ነው ከቤተሰቦቻቸው ጋርም ረጅም ጊዜ የሚያሳልፉበት ሰዓት ነው ማለት ነው ይሄ የሀምሌ ወር እና ነሀሴን ወር አንድ ላይ አድርጎ ማለት ነው እነዚህን ነገሮች ማንሳት እንችላለን ሌላው ደግሞ ያው በሰፊው የእርሻ ስራ የሚካሄድበት ወር ነው ይህ ወር ሀምሌን ያው ሰፊ በሆነ በኢትዮጵያ ክልል ውስጥ እዚህ ጁላይ ወር ላይ የተለያዩ የእርሻ ስራዎች ይካሄዳሉ እና የተለያዩ ዘሮች ይዘራሉ ማለት ነው ያው አታክልቶች እህል የተለያየ ሰብል ለምሳሌ በአካባቢያችን እዚህ ጁላይ ወር ላይ ነው ማለት ነው ጤፍ የሚዘራው እንደ ጤፍ ስንዴ ቦቆሉ ቦቆሉ እንኳን ትንሽ ቀደም ይላል ገብስ አተር የመሳሰሉ የእህል ዝርያዎች እዚህ ሀምሌ ወር ላይ ይዘራል ማለት ነው ያው እንግዲህ ሰኔና ሀምሌ አጋማሽ ድረስ መሬቱ ሲለሰልስ ይቆይና ከዛም በኋላ ሀምሌ የመጨረሻ አካባቢ ላይ እነዚህ ዘሮች ይዘራሉ እና አንዳንድ ዘሮችም ማብቀል ወይንም ደግሞ መብቀል የሚጀምሩበት ሰዓት ነው ስለዚህ ያው እንትን መሬቱ እንደ አጠቃላይ ሲታይ ያው ግማሽ አርንጓዴ የሚሆንበት ወቅት ነው ማለት ነው በግማሹ ነው አረንጓዴ የሚሆነው ግማሽ በቃ ለእህሎች ይኖራሉ ግማሾቹ ደግሞ ገና ያልተዘሩና ከመሬት ውስጥ ያልወጡ እህሎች ይኖራሉ ማለት ነው ያው በአጠቃላይ ብዙ ነገሮችን ማንሳት ይቻላል እንደ አጋጣሚ ሆኖ እንግዲህ በዚህ ሀምሬ ወር ውስጥ የሚከበር በዓል የለም በትልቅ ደረጃ የምናከብረው ነገር የለም። ያው በግብርና ወይንም ደግሞ በግብርና የሚተዳደሩ አርሶ አደሮች እንግዲህ ከፍተኛ የሆነ የስራ ሂደት ውስጥ የሚገቡበት ሰዓት እና ከፍተኛ ስራ መስራት የሚጠበቅባቸው ሰዓት ነው ስለዚህ ዋናው ያው የዘር እና መሬቱን ለዘር የማዘጋጀት ሰዓት ስለሆነ ያው ትንሽ ከበድ ያለ ስራ የሚያስተናግዱበት ወቅት ነው ማለት ነው። ይሄ ጁላይ ላይ ብለን የምንጠራው ወቅት እና ያው ክረምት ተብሎ ይታወቃል ማለት ነው። በአጠቃላይ ያው ከፍተኛ ዝናብም የሚዘንብበት እና ያው ጭቃና ዝናብ ብርድ የሚሆንበት ወቅት ነው ይኸው እንደ አጠቃላይ ጁላይን በዚህ ማንሳት እንችላለን ማለት ነው እንደ ሀገራችን አየር ንብረት አንፃር ነው ያንን ያልኩት ያው በሌላ ወይንም ደግሞ በውጪ አካባቢ ላይ እንግዲህ ምንን እያ ወቅት ይመስለኛል ያው በጋ የሚሆንበት ይመስለኛል።

እሺ የማወራበት ርዕስ እንግዲህ ማታ ይሰኛል ማታ ማለት እንግዲህ ወቅትን ወይንም ደግሞ ጊዜን የምንገልጽበት ቃል ነው። ይህ ማታ የሚለው ቃል? ምንን የትኛውን ሰዓት ያመለክታል ብለን ስናይ ከማታ አስራ ሁለት ሰዓት አንስቶ እስከ ስድስት ሰዓት ያለው ሰዓት ማታ ይባላል ማለት ነው። በተለምዶ ያው ማንኛውም ቦታ ላይ እንደዛ ነው የሚባለው ማታ የሚል ስያሜ አለው ማለት ነው። ይህ ማለት እንዴት ነው? ለምሳሌ አንድ ቀን የሚባለው ሃያ አራት ሰዓት ነው። ስለዚህ በዛ ሃያ አራት ሰዓት ውስጥ ደግሞ ቀናቶቹ ተለያይተው ሰአቱን ተለይቶ የሚጠራባቸው ስያሜዎች አለ ማለት ነው። እነዚህ ስያሜዎች እንግዲህ አንድ ቀን ወይንም ደግሞ ሃያ አራት ሰዓት ብለን የምንጠራው አራት በአራት ክፍል ተከፍሏል ማለት ነው። ስለዚህ ያ ክፍል የተከፋፈለው በሰአት አማካኝነት ነው ማለት ነው። ለምሳሌ ከጠዋት ላይ ወይንም ደግሞ ጠዋት ብለን የምንጠራው ከ አስራ ሁለት ሰዓት ወይንም ደግሞ ፀሀይ ልክ ስትወጣ ያለው ማለት ነው። ፀሀይ ከወጣችበት ጊዜ አንስቶ ወይንም ከአሥራ ሁለት ሰዓት አንስቶ እስከ ስድስት ሰዓት ያለው ጠዋት በመባል ይታወቃል ማለት ነው ያ ሰዓት። ሌላው ደግሞ እንግዲህ ከቀን ስድስት ሰዓት እስከ አስራ ሁለት ሰዓት ድረስ ያለው ሰዓት ቀን ወይንም ደግሞ ከሰአት በመባል ይታወቃል። ስለዚህ ይሄ ማታ የሚባለው ደግሞ ፀሀይ ከጠለቀችበት ሰዓት አንስቶ እስከ ስድስት ሰዓት ያለው ሰዓት ማታ በመባል ይታወቃል። ሌላው ደግሞ እንግዲህ ከ ስድስት ሰዓት እስከ አስራ ሁለት ሰዓት ወይንም ደግሞ ፀሀይ እስከምትወጣበት ሰዓት ያለው ሰዓት ሌሊት ይባላል ማለት ነው። እንግዲህ ይህ ይህ ነገር መነሻው ያው የፀሀይ መውጣትና መግባት ነው ማለት ነው። ወይንም ደግሞ ሌላው ደግሞ ያው ሁለት አይነት ፈረቃዎች አሉ አንድ ብርሃን አለ አስራ ሁለቱ ሰዓት ብርሃን ነው የሚሆነው። አስራ ሁለቱ ሰዓት ደግሞ ጨለማ ነው የሚሆነው ማለት ነው። እንግዲህ ይሄ ጨለማ የሚጀምርበት ሰዓት አስራ ሁለት ሰዓትን አንስቶ እስከ ስድስት ሰዓት ሌሊት ያለው ሰዓት ማታ በመባል ይታወቃል ማለት ነው። እንግዲህ ያው ሰዎች የተለያዩ ነገሮች ሲሉ ይስተዋላሉ ለምሳሌ ማታ ላግኝህ እንዴ ይባላል። ያ ማታ ላግኝህ እንዴ ማለቱ እስከ እስከ እለቲቱ ስድስት ሰዓት ማለቱ ሳይሆን ከ አስራ ሁለት ሰዓት አንስቶ ቢያንስ እስከ ሁለት ሰዓት ባለው ጊዜ ውስጥ ነው ማለት ነው ገና እንደመሸን እንደማለት ነው። እንጂ ይሄ ከዛ በኋላ እስከ ስድስት ሰዓት የመቆየት ነገር አይኖረውም። ያው ሰው በተለምዶ ማታ ላገኝህ ብሎ ያወራል። ያ ማለት ከአሥራ ሁለት ሰዓት አንድ ሰዓት አካባቢ ላይ ያሉት ሰዓቶቹ ማለት ነው። ያው በዚህ ሰዓት ላይ ብዙ ሰዎች እንቅስቃሴ ያደርጋሉ። ያው ሰዎችም ቶሎ ወደ ቤት አይገቡም ማታ ላይ እንቅስቃሴ ስለሚኖር የተለያዩ መዝናኛ ቦታዎች ክፍት ነው የሚሆኑት። የተወሰኑ የንግድ ቦታዎችም እንግዲህ እስከ ማታ ሁለት ሰዓት ድረስ የመቆየት ባህሪ ስላላቸው ያው በአብዛኛው ሰዎች ይንቀሳቀሳሉ ማለት ነው። ቀንላይ ፀሀይም ስለሚሆን ያው ማታ እንግዲህ ፀሀይ ትጠልቃለች ያው ሙቀት አይኖርም ማለት ነው። በደንብ በእግር ለመንቀሳቀስ አመቺ የሆነ ሰዓት ነው ማለት ነው። ይሄ ከ አስራ ሁለት ሰዓት እስከ ሁለት ሰዓት ባለው ሰዓት ውስጥ እንግዲህ ብዙ ሰዎች ይንቀሳቀሳሉ። አንዳንድ ጊዜ ያው ማታ የሚለውን ቃል ማታ ማታ ሁል ጊዜ ወክ አደርጋለሁ ሊል ይችላል። አንድ ሰው ወይንም ደግሞ ማታ ማታ ሁልጊዜ በእግሬ እሄዳለሁ ረጅም መንገድ እያለ ነው ማለት ነው። ያው እንደዛም ልምድ ያላቸው ሰዎች አሉ ማታ ማታ ላይ በእግራቸው የመሄድ የመንቀሳቀስ ልምድ ያላቸው ሰዎች አሉ። ማለት ነው እና ያው ማታ የሚለው ቃል በአጠቃላይ ይህንን ሰዓት የሚወክልልን ወይንም ደግሞ ይህንን ጊዜ የሚወክልልን ቃል ነው ማለት ነው። ስለዚህ ያው ማታ ላይ ምን ይደረጋል? ቢባል አንደኛ እራት ይበላል። ሁለተኛ ነገር ሰዎች ያው መጽሐፍ ያነባሉ። አንዳንድ ሰዎች እንግዲህ ከቤተሰቦቻቸው ጋር ሰብሰብ ብለው የሚጫወቱበት ሰዓት ነው። ይህ ማታ የሚባለው ያው ከመተኛታቸው በፊት የተለያዩ ጨዋታዎችን ይጫወታሉ ተሰብስበው አብረው እራት ይበላሉ ወይንም ምግብ ይመገባሉ። እና ደግሞ በተለምዶ ደግሞ ያው ማታ ላይ ኢትዮጵያ ውስጥ ያው ቤተሰብ የሚሰበሰቡበት ሰዓት ላይ ስለሆነ ቡና

እሺ ስለተገናኘን ደስ ብሎኛል ይላል እንግዲህ ርዕሱ ምን ማለት ነው? ስለተገናኘን ደስ ብሎኛል የሚለው ርዕስ። ለምሳሌ ይህንን ርዕስ የምንጠቀምበት ወይንም ደግሞ ይህንን አባባል የምንለው። ቆይቶ በጣም ቆይቶ የምናገኘውን ሰው ወይንም ደግሞ አይተነው የማናውቀውን ሰው በድንገት ልናገኘው እንችላለን ወይንም ልናየው እንችላለን እና ሰላምታ ልንለዋወጥና አብረን የተወሰነ ጊዜ ልናሳልፍ እንችላለን ማለት ነው። እንግዲህ ያንን ሰው ምን እንላለን ስለተገናኘን ደስ ብሎኛል እንላለን ማለት ነው። ያው በተለይ ከሰዎች ጋር ተቀጣጥረን ከዛ ሰው ጋር ጥሩ ጊዜ ካሳለፍን ወይንም ደግሞ ደስ የሚል ጊዜያትን ካሳለፍን። ብዙ ጨዋታ ልንጫወት እንችላለን አንዳንድ ሰዎች አብረናቸው መሆን ራሱ እንደ ልምድ የሚቆጠሩ ሰዎች አሉ። በጣም ማለት አንዳንዴ ከህይወት ልምዳቸው የተለያዩ የሚጠቅሙ ነገሮችን ሊነግሩን ይችላሉ እነሱ ሳያስቡት በጨዋታ መሃል። ሌላው ነገር ደግሞ እንግዲህ ስለተለያዩ ስለ ስራ ጉዳዮች ልናወራ ወይንም ልንጫወት እንችላለን። ብቻ ከዛ ሰው ጋር ጥሩ የሆነ ቆይታ ወይንም ደግሞ ጥሩ የሆነ ጊዜን አሳልፈን ከዛን ያው ልንለያይ ስንል ስለተገናኘን በጣም ደስ ብሎኛል እንለዋለን ማለት ነው። ያው እንዲህ ያለ ነገር እንግዲህ ብዙ ጊዜ ለምንወደው ሰው ነው የምንጠቀመው ማለት ነው። ያው ሰዎች ከሚወዱት ሰዎች ጋር ዋናውና ትልቁ ነገር አብሮ ጊዜ ማሳለፍን ወይንም ደግሞ አንድ ላይ አብሮ ሆኖ መቆየትን ነው። ትልቁ ነገር ስለዚህ ያው ከሰዎች ጋር ከምንወዳቸው ሰዎች ቤተሰብ ሊሆን ይችላል ወይንም ደግሞ የቅርብ ወዳጆቻችን ሊሆኑ ይችላሉ። እነዚህ ወዳጅ የምንላቸው ሰዎች ሊሆኑ ይችላሉ ወይንም ደግሞ ጓደኛ ሊሆን ይችላል ጓደኞቻችን ወይንም ጓደኛችን ወይ ጓደኛችን ይሆናል። በአጠቃላይ ብቻ እነዛ ሰዎች ከእኛ ጋር የሚጫወቱት ጨዋታ ወይንም ደግሞ አብረናቸው ስንሆን በተለይ ደስታ የሚሰማን ወይንም ነጻነት የሚሰማን። አለ አይደለ አሁን ከአንዳንድ ሰው ጋር ስንሆን በጣም የምንጨናነቅበት ወሬ ሊሆን ይችላል። ወይ ካደረገው ድርጊት ሊሆን ይችላል ብቻ በተለያየ አጋጣሚ ከሰዎች ጋር ስንሆን ከአንዳንድ ሰዎች ጋር ብዙ ምቾት የማይሰጠን ነገር ይኖራል። እንግዲህ ከነዛ ሰዎች ጋር ሳይሆን ከዛ በተቃራኒው ካሉ ሰዎች ጋር አብረናቸው ስንሆን ምቾታችንን የሚሰጡን ወይንም ደግሞ የተለያየ የኑሮ ዘይቤን ወይንም ደግሞ የተለያዩ ብቻ እውቀቶችን የሚሰጡን። መጡ ሀሳባችንን የሚሰሙን ብቻ ጊዜ ስናወራም ጊዜ ሰጥተው የሚያዳምጡን በአጠቃላይ ለኛ ጥሩ ስሜት ያላቸው። እና የእኛን ማደግ ከፍ ማለት የሚወዱ አይነት ሰዎች ሲሆኑ። ያው ከነዛ ሰዎች ጋር እንግዲህ ከእንዲህ ያለ እንዲህ ያለ ሰውን አንደኛ እንዲህ ያለ ሰውን ማግኘቱ በጣም ከባድ ነው። በአሁኑ ሰዓት ሌላው ነገር ደግሞ ያው የሚያዳምጠንን ሰው ማግኘት ትልቅ ነገር ነው። ያው ሁሉም የራሱ የሆነ የተለያዩ ችግሮች ይኖሩበታል። ሌላው ነገር እንግዲህ ደግሞ ያው ጊዜ ያመጣው የተለያዩ ማህበራዊ ሚዲያዎች ይኖራሉ። ሰዎች እነዛ ማህበራዊ ሚዲያዎችን ላይ ነው ብዙ ጊዜ ጊዜያቸውን የሚያሳልፉት። አሁን ላይ የሚስተዋለው ነገር ከሰዎች ጋር ከመገናኘት ይልቅ ያው በስልካቸውም ወይ በኮምፒውተራቸው ሊሆን ይችላል። አብዛኛው ሰአታቸውን ብቻቸውን ሲሆኑ ያሳልፋሉ ማለት ነው። የተለያዩ ማህበራዊ ሚዲያዎችን በመጠቀም እዚህ አይነት ሁኔታ አለ ማለት ነው። እና ያው በዚህ መሃል እንግዲህ የተለያዩ ወዳጆቻችንን ጓደኞቻችንን ቤተሰቦቻችንን ስናገኝ አብረን ጊዜ ስናሳልፍ ስንጫወት። ወይንም ደግሞ የተለያየ ችግር ገጥሞን ሊሆን ይችላል እና ያንን ችግር አማክረናቸው እንግዲህ የመፍትሄ ሀሳብ ሰጥተው ሊሆን ይችላል። ብቻ ጥሩ ጊዜን ወይንም ደግሞ አስፈላጊ የሆነ ጊዜን አብረን ካሳለፍን ስለተገናኘን ደስ ብሎኛል ስላገኘሁ ደስ ብሎኛል። ብለን ስሜታችንን እንገልጻለን ማለት ነው። ያው ይሄ የአረፍተ ነገር በአጠቃላይ የተሰማንን ስሜት ለሌላ ሰው የምንገልጽበት ነው። ያንን ስሜት ደግሞ ያ ስሜት የፈጠረው እሱ መሆኑን እየነገርን